በጣም አሪፍ የሆነ ጥያቄ ነው። የምወደው መጠጥ እንግዲህ በጣም በርካታ አይነት የመጠጥ አይነቶችን ወዳለሁኝ በብዛት ያው ንጹህ ውሃ በጣም ይመቸኛል። በጣም እወዳለሁኝ። ሁለተኛ ደግሞ ወይን እጠጣለሁኝ። ወይን ደግሞ በጣም በርካታ አይነት ዝግጅቶች ሲኖሩ ሰርግ ሲሆን፣ ማህበራት ሲሆኑ፣ ከጓደኞቼ ጋራ ለረጅም ጊዜ ከናፈቋቸው ጓደኞች ጋራ በምገናኝበት ሰዓት፣ አልፎ አልፎ ደግሞ ቤት ላይ የሆነ ፕሮግራም ሲኖር በዛ በዛ ሰዓት ላይ እንግዲህ ወይን በጣም እጣለሁኝ። ስለዚህ ወይን በጣም አስፈላጊ ነገር ነው። ሌላው እንግዲህ ጃምቦ ነው። ጃምቦ ወይም ደግሞ ቢራ በጣም የምወደው የመጠጥ አይነት ነው። እንግዲህ አልፎ አልፎ ያው የቢራ ወይም ደግሞ የጃምቦ ሱስ የለብኝም። ግን አልፎ አልፎ እንደዚሁም አንዳንድ ትላልቅ ሻይ ቡና እንበል ሲሉኝ ያው አብሪያቸው እየሄድኩ እኒህ አይነት መጠጦችን ያው አብሬያቸው ሆኜ እጣለሁ። በዚሁ አጋጣሚ ያው የጃምቦ ሱስ የለብኝም። ግን በቃ ጋር ጊዜ ለማሳለፍ ለመጫወት ለጨዋታ ያህል ነው የምጠጣው ማለት ነው። ስለዚህ ጃምቦ ወይም ቢራ በተለይ ሀረር በጣም ይመቸኛል ማለት ነው። ከዚያ ባሻገር ለስላሳ መጠጦችን በጣም እወዳለሁኝ። ለስላሳ መጠጥ ለምሳሌ ሜሪንዳ፣ ፋንታ፣ ኮካ፣ ኮላ ኮላ፣ ፔፕሲ እኒህ እኒህ አይነት መጠጦችን በጣም እወዳቸዋለሁ። ምክንያቱም ምንም አይነት የአልኮል ባህሪ የላቸውም፣ አያሰክሩም። በቃ ለሁሉም ሰዎች ተስማሚ ሆነው የተመረቱ የመጠጥ አይነቶች ስለሆኑ ማለት ነው። እና እነዚህ ለስለስ ያለ የመጠጥ አይነቶችንም እወዳለሁኝ። ከዚያ በሻገር እንግዲህ ጠጅ በጣም የምወደው የመጠጥ አይነት ነው ማለት ነው። ጠጅ ያው እንግዲህ ለጤና በጣም አስፈላጊ ነው። ከማር ጋር ተቀላቅሎ ነው የሚዘጋጀው። እሱን በምንጠቀም እሱን በምጠቀምበት ሰዓት አእምሮዬ በጣም ይነቃቃል። የማሰብ አድማሴ በጣም እየሰፋ ይሄዳል ማለት ነው። ከዚያ ባሻገር ደግሞ በጣም ብዙ ጥቅሞች አሉት ጠጅን ስጠጣ ማለት ነው። እና ሀይል በጣም ሰጪ ነው፣ ያነቃቃል። በሰውነቴ ውስጥ ያለውን እምቅ አቅሜን እንድጠቀም ያስችለኛል ማለት ነው። ስለዚህ እንደውም አንዳንዴ በጣም ድክም በምልበት ሰዓት ሁሉ ጠጅን እየሄድኩ እጣለሁ። ለምን? የምወደው የመጠጥ አይነት ስለሆነ ማለት ነው። ከዚያ ባሻገር እንግዲህ ያው ንጹህ ውሃ እጠጣለሁኝ። ንጹህ ውሃ ደግሞ እምጠጣው ያው እሱ ንጹህ ውሃን በተለይ ሁል ጊዜ ነው ያው የምጠጣው ማለት ነው። ምክንያቱም ንጹህ ውሃ በምጠጣበት ሰዓት አእምሮዬ አይረበሽም። ሰውነቴም በጣም ዘና ይላል። አእምሮዬም ማሰብ ይጀምራል። በትክክለኛው መንገድ በፍጥነት ነገሮችን በደንብ ማገናዘብ ይችላል። ስለዚህ ውሃን ያው በጣም በተደጋጋሚ እለት ከእለት የምጠጣው የመጠጥ አይነት ነው። ምንም ያልተቀላቀለበት ንጹህ የቧንቧ ውሃ ማለት ነው። ከዚህ ባሻገር ሌላ የምጠጣው አይነት አዋሽ የሚባል መጠጥ አለ። አዋሽ መጠጥ ያው እንግዲህ አልፎ አልፎ ከወይን ጋር እጠጣለሁኝ። አንዳንዴ ደግሞ ብቻውን እጠጣለሁኝ ማለት ነው። ከዚያ ባሻገር የአትክልት ጁሶችንም በጣም እጠጣለሁኝ። የአትክልት ጁስ ምጠጣው ደግሞ ምንድን ነው? እንግዲህ በተፈጥሮ ያጣኋቸው ንጥረ ነገሮችን በጣም ይተካልኛል። የጨንጓራ ላይ ልብ ላይ ከጤናዬ ጋር ተስማሚ የሆኑ ከጤና ጋር ተያያዥነት ያላቸውን በጣም አሪፍ አሪፍ የሚባለው ውድ ውድ የሆኑ እንግዲህ የአትክልት መጠጦችን እነ ማንጎን አይነት፣ እነ ብርቱካን እነ ሎሚ አይነት መጠጦችን በጣም እጠጣለሁኝ ማለት ነው። ሌላው እንግዲህ አልፎ አልፎ ደግሞ ወደ ገጠራማው ክፍል ወደ ወረዳው አካባቢ ደግሞ በምሄድበት ሰዓት ደግሞ አረቄ የሚባል መጠጥም እጠጣለሁኝ ማለት ነው። እነዚህን ነገሮች እጠጣለሁ። እንግዲህ ስጠጣ እንግዲህ ያው በዋናነት እስካሁን የምጠቀማቸው ነገሮች እነዚህ ናቸው። ወደፊት ደግሞ ከዚህ በበለጠ ሁኔታ ሌሎች ጠቃሚ የሆኑ የማይጎዱ ነገሮችንም እጠቀማለሁ። ጠላ እወዳለሁኝ። ጠላ ኢትዮጵያ ውስጥ በጣም በብዛት ሁሉም ማህበረሰብ የሚጠቀመው የመጠጥ አይነት ነው። ስለዚህ ጠላም እወዳለሁኝ። ሌላው እዚሁ ባህር ዳር ከተማ ላይ ደግሞ የለመድኩት ደግሞ ፀረ የሚባል ደግሞ መጠጥ አለ። ይሄ ፀረ የሚባለው ሙሉ በሙሉ የአልኮል መጠን የለበትም። ለሰውነት በጣም ተስማሚ የሆነ እንግዲህ ከገብስ የሚዘጋጅ የመጠጥ አይነት ነው። ጸራይ ይባላል እሱንም በጣም እወደዋለሁኝ። ስለዚህ በዋናነት የምወዳቸው የመጠጥ አይነቶች እነዚህ ናቸው። ሻይ እወዳለሁኝ። ቡናም እወዳለሁኝ። እነዚህ ናቸው የምወዳቸው ነገሮች።